የምትወደው መተግበሪያ ምንድነው ብለህ ለጠየቅክ ጥያቄ እኔ የምወደው መተግበሪያ ቴሌግራም ነው። ያው ቴሌግራም የምወድበት ምክንያት በቃ ብዙ ነገሮችን ታገኛለህ እሱ ጋር። ለምሳሌ ያህል የጽሁፍ መረጃዎችንም ሆነ የቪዲዮ መረጃዎችን እንዲሁም የፎቶ መረጃዎችን በቃ የማታገኝበት ነገር የለም። ሰርች ያረከውን ነገር ሁሉ ስለሚሰጥህ እሱን ነገር በጣም የምወደው መተገበሪያ ነው።

በመስታወት ላይ ምን ያህል ጊዜ ታያለህ ብለህ ለጠየቅከኝ ጥያቄ? አዎ በመስታወት ላይ ብዙ ጊዜ የሚችል አላይም። አንዳንዴ ለምሳሌ ጠዋት ላይ ታጥቤ ስነስ መቼ ተነስቼ ከጣጥኩ በኋላ። የፀቡር ስታይሎችን ምናምን ለማስተካከል ለዛን ጊዜ መስታወቶችን አያለሁኝ እንደውም ምሳ ሰዓት ላይ። ከተነሳሁኝ እና ደግሞ አንዳንድ ቦታዎች ወደ ሰርጎች ወደ ፕሮግራም ያለበት ቦታ ላይ ነው የሚሄደው። የዛን ጊዜ የሆነ ለመሻሻል ብዬ የማደርጋቸው ነገሮች ያኔ ነው እንጂ ብዙ ጊዜ አልጠቀምንም።

ነገሮቼን በስርዓት ታስቀምጣለህ ብለህ ለጠየከኝ ጥያቄ አዎ ያው ነገሮቼን በስራ አስቀምጣለሁ ለምሳሌ ደብተሮቼን ልብሶቼን ምናምን አጣጥፌ አስቀምጣለሁ ምክንያቱም ያው በስነ ስርዓት ያስቀመጥከው ነገር ስታነሳውም ስትጠቀመውም ደስ ለሚል ለአይንም ደስታ ይሰጣል። እንደውም በቃ የሞራል እርካታ ምናምን ስለሚኖረው። ብዙ ጊዜ ነገሮችን በስነ ስርዓት እያስቀመጥኩ ነው ምትጠቀመው። ስለዚህ ነገሮችን በስርዓት ነገር በስርዓት ማስጠቀም ማስቀመጥ በጣም ጠቃሚ ነገር ስለሆነ ብዙ ጊዜ አብዛኛው ሰው ቢጠቀምበት ብዬ እመክራለሁኝ።

ማታ ማታ ምን አይነት ድምጽ ትሰማለህ ብለህ ለጠየከኝ ጥያቄ? ያው ለስለስ ያሉ ድምፆችን እሰማለሁ ለስለስ ያሉ ድምጽችን የምሰማበትን ምክንያት ብዙ ጊዜ። እንቅልፍ እንዲህ እንቅልፍ እንዲወስደኝ ብዬ የሆነ አቅድ ለስለስ ያሉ ሙዚቃዎችን ምናምን ስለምሰማ። እነሱ ነገሮች ደግሞ ለእንቅልፍ ጥሩ ናቸው። ምክንያቱም እነሱን አስመስሎ እነሱ ጋር ለስለስ ባለው ሙዚቃ ስሜት ውስጥ ስገባ። እንቅልፍ ስለሚወስድ ለስለስ ያሉ

ምን አይነት ዳቦ ትወዳለህ? ብለህ ለጠየቅከኝ ጥያቄ በጣም ብዙ አይነት ዳቦዎች እወዳለሁኝ። ለምሳሌ እንደው በገጸር እናቶች የሚሰሩ ዳቦዎች አሉ። ለምሳሌ ያህል የውሃ ዳቦ ተብሎ የሚጠራውን ዳቦ በጣም ይመቸኛል። እንደውም ደግሞ ወደ ከተማ በማሽን የሚሰሩ ዳቦዎችን እወዳለሁ። ለምሳሌ ድፎ ድፎ በጣም የሚመቸኝ ዳቦ ስለሆነ እሱን ነገር እንትን እላለሁ። በተለይ በጥቁር አዝሙድ ምናምን ተጨምሮበት የተሰራውን ዳቦ በጣም ነው የምወደው

የምትወደው ስፖርት ምንድነው? ብለህ ለጠየቀኝ ጥያቄ የምወደው ስፖርት በጣም ብዙ ጊዜ የምሰራውና በጣም የምወደው ስፖርት ቢኖር ምንድ ነው፤ ዲጋፕ ነው። ዲጋፕ መጀመሪያ የአካል ብቃት እንቅስቃሴዎችን ሰርተህ በስነ ስርዓት ከሰራኸው፤ የእጅ ጡንቻዎችንም የደረት ጡንጫዎችንም እንደውም በጣም ብዙይነት ጡንጫዎችንም ጥንካሬ የሚሰጥህ አይነት ስፖርት ስለሆነ ዲጋፕን በጣም ይመቸኛል እሱን ነው የምሰራው።

ከፀሀይ እንዴት ትጠበቃለህ ብለህ ለጠየከኝ ጥያቄ? ያው ፀሀይ ብዙ ጊዜ የሆነ ሲበዛ በተለይ ከምሳ ሰዓት ቡሃላ ያሉ ፀሐዮች በጣም አስቸጋሪ ስለሆኑ የምጠቀምባቸው የምጠበቅባቸው መንገዶች። ብዙ አሉ ለምሳሌ ጃንጥላዎችን መዘርጋት እንደውም ከጥላ ቦታዎች መቀመጥ በቤት ላይ ቁጭ ማለት የሆነ ሙቀት የሚከላከሉ ልብሶችን በመልበስ እነዛ ነገሮችን አድርጌ ከፀሀይ

ቀትር ላይ ምን ትመገባለህ ብለህ ለጠየከኝ ጥያቄ? ያው ቀትር ላይ ብዙ ነገር እመገባለሁ ለምሳሌ እንደ ደረቅ ዳቦዎችን ነገሮችን እንመገባለሁ እንደ ቂጣ ነገሮችን እመገባለሁ ለጾም እሚሆኑ ምግቦችን ማለት ነው። ለጾም ላይ ደግሞ ቀትር ላይ ስለምነሳ በዛን ሰዓት ዳቦዎችን እንዲሁም እንጀራዎችንም እበላለሁ። ብዙ ጊዜ ግን እማዘወትረው ዳቦዎች ደረቅ ደረቅ ያሉ ዳቦዎችን አምባሻ ዲፎ ነገሮችን እሱን እመገባለሁኝ። በወተት በእርጎ ምናምን አድርጌ በሻይ ማለት ነው።

የቀን መቁጠሪያ ትጠቀማለህ ብለህ ለጠየቅከኝ ጥያቄ አወ የቀን መቁጠሪያ እጠቀማለሁ የምጠቀመውም በስልኬ ነው ስልኬ ላይ ካላንደር የቀን መቁጠርያ አለ እሱን እጠቀማለሁኝ። ብዙ ጊዜ ያው በፈረንጆቹ ያሳየኛል ግን እኔ በአበሻወቹ እያደረኩኝ በእኛ እየቀየርኩ እሱን እጠቀማለሁኝ። ስለምጠቀምበት ያው አንዳንድ ነገሮች አሉ አይደል በዓሎችን ለማየት መቺ ላይ እንደምሆኑ እና ከነዛ ጋር አዋህጀ። ፕሮግራሚን ለማስኬድ ማለት ነው

መዋቢያ ትጠቀማለህ ብለህ ለጠየቅከኝ ጥያቄ? አዎ ብዙ ባይሆንም አንዳንድ መዋቢያዎችን እጠቀማለሁ። ለምሳሌ ያህል እንደ ቅባት ነገሮችን እንደውም እንደ አለ አለ አለፍ አለፍ ያሉ ነገሮችን እንዴ ሽቶ እንዴ ሽቶዎችን ሎሽኖችን እነሱን ነገሮች ይጠቀማል ያው እንደአስፈላጊነቱ ነው። አረ ግን ያን ያህል በጣም በብዙ ነገር ላይ አልጠቀምም በብዙ መንገድ ላይ ማለት ነው።

ውሃ ማምጣት ታውቃለህ? ብለህ የጠየቅከኝ ጥያቄ፣ አዎ ውሃ ማምጣት አውቃለሁኝ። እንደውም ገጠር ነው የነበርኩኝ። ገጠር ላይ ከእናቴ ጋር ብዙ ግዜ ውሃ እቀዳ ነበረ። እንደውም እሷን እያገዝኳት እቀዳ ነበር። በጀሪካዎች እንደውም በአምስት ሊትር ጎማዎች፣ በሃያ ሊትር ጎማዎች፣ እነሱ ነገሮች እየቀዳሁኝ እናቴን አግዛት ነበር። ስለዚህ ውሃ መቅደት ማምጣት አውቃለሁ።

መጠበቅ ታግድ ነው ብለህ ለጠየቅከኝ ጥያቄ። መጠበቅ ታግድ አይደለም መጠበቅ ማለት ለመጀመሪያ ጊዜ። የሆነ ነገሮችን መንከባከብ እነዛ ነገሮች ጉዳት እንደደርስባቸው መጠበቅ ነው ማገድ ማለት ደግሞ። ታግድ ደግሞ የሆነ ነገርን ማገድ እንዳይሄድ። የሆነ ነገር እንዳይሰራ ማገድ ማስተጓጎል ስለሆነ። አንድ አይደሉም።

የትኛውን የቀኑን ሰዓት ትወደዋለህ ብለህ ለጠየከኝ ጥያቄ? ያው የምጠላው የቀን ስራ ባይኖርም ግን ሞር ስራም እንደው ለሁኔታዎች እንደው ለሞራል እንደዚህ የሚል ሰዓት ብለህ ከጠየቅከኝ ከነዛ አንፃር ሳየው ከጧት ያለው ሰዓት እወደዋለሁ። ምክንያቱም ለስራም ጥሩ መነሳሳት ይሰጥሃል እንደውም ተኝተህ ስለምትነሳም ቀልል ይልሃል ለዛና በዛ በዛ ሁኔታዎች ሳየው። ከጠዋት ያለውን ሰዓት ወደው

ዜናውን ከየት ታገኘዋለህ? ብለህ ለጠይቀኝ ጥያቄ ዜናዎችን ከጣም ከብዙ መንገዶች አገኛለሁ። ለምሳሌ ከሬድዮ ከቴሌቪዥን ከሶሻል ሚዲያዎች። እንዲሁም የተለያዩ ድሮ ብዙዎችን ሰርቼ በማድረግ ከእነዛ አደረገኝ አገኛለሁ። ለምሳሌ ከሶሻል ሚዲያ ስል ከቴሌግራም ላይ ቴሌግራም በጣም የምወደው ነገር ክለብ ነው። በጣም በቴሌግራም በጣም ብዙ ነገር አደርጋለሁ። ከፌስቡክ ከቲዩተር እንደዚህ አይነት ነገሮች በዚህ ነገር አገኘሁ

ስራህን ትወደዋለህ ብለህ ለጠየከኝ ጥያቄ አዎ ስራዬን እወደዋለሁ። ስራዬን የምወደው በጣም የምወደው እና የማከብረው ስራ ስለሆነ እሱን እወደዋለሁኝ። ስራ መውደድ ደግሞ ለስራ ተነሳሽነት እንዲሰራው ራሱ የሚያደርግ ነገር ቢኖር መጀመሪያ ስራ መውደድ ስለሆነ። ስራን ወደ ስሰራ የሆነ ጥሩ የሆነ የሆነ መንፈስ ይኖርህ እና ለስራው ጥሩ ተነሳሽነት ኖሮ እንድሰራ ያደርጋል። ስለዚህ ስራ መውደድ በጣም አስፈላጊ ነገር ስለሆነ ስራዬን እወደዋለሁ

ሌሎችን ማበረታታት ትችላለህ ብለህ ለጠየከኝ ጥያቄ? ያው ሌሎችን ማበረታታት እችላለሁኝ። ያው እንደሁኔታው ሌሎችን ማበረታታት በጣም ጥሩ ነገር ስለሆነ ደግሞ ከመልካም ስነምግባሮች ምባሮች ውስጥ አንዱ ነው። ለምሳሌ አንድ ሰው የሆነ ጥሩ ሁኔታ ላይ ካልሆነ ጥሩ ስነ ምባር ላይ ካላደለ እሱን ነገር እሱን ነገር ቀይረህ እንዲህ አድርገህ ስራ የሆነ ጥሩን ነገሮችን መስራት አለብህ ብለህ ስታበረታታው። አሁን ላንተም ደስታ ይሰማሃል እሱም የሆነ ጥሩ ነገር ነው። እንዲሰራ ካደረክ ላንተ ራሱ በጣም ጥሩ ነው

የስራ ልብስ ትለብሳለህ ብለህ ለጠየከኝ ጥያቄ አዎ የስራ ልብሶችን እለብሳለሁኝ ለምሳሌ ባለፈው እንዴት ተናገርኩት የገበሬ ስራዎችን ስሰራ አንዳንድ ቱታዎችን ነገሮችን ለብሼ እሄዳለሁኝ። ያው ለገበሬ ስራ የሚያስፈልጉ ሁሉ ሰለፎች እነሱ ነገሮች ስለሆኑ ማለት ነው ለምሳሌ ወደፊት ደግሞ የሰራ ህልሜ ባንክ ሰራተኛ መሆን ስለሆነ በዛም ታይም ነው ሰዎችን ለበሼ ለመሄድ እያሰብኩ ነው። ያው የባንክ ስራ የሚያስፈልግህ ልብሶች ሱፎች ስለሆኑ

ሳንቲም ትቆጥባለህ ብለህ ለጠየቅክ ጥያቄ አዎ ሳንቲም እቆጥባለሁኝ። ምክንያቱም ሳንቲሞች ብቻቸውን ብዙ ነገር ስለማይሰሩ። ለምሳሌ ያህል የሆነ ሱቅ ኪዲያ ከሱቅ ሶስ ብር አራት ብር ስለሚመለስልህ። ፍሩስ ብር አራት ብር ደግሞ በአሁኑ ሁኔታ ላይ ምንም ነገር ስለማይገዙ። የሆነ ካጠራቀምካችሁ ከቆጠብካችው በኋላ ወጥተህ የሆነ የሆነ የሆነ ቦታ ላይ ለማዋል የሆነ ነገር ለመግዛት ስለሚጠራ ብዙ ጊዜ ስንቆችን እቆጥባለሁ

የዝናብ ውሃ ትስባለብ? ብለህ ለጠየከኝ ጥያቄ፤ አዎ አንዳንድ ጊዜ የዝናብ ውሃዎችን እሰበስባለሁኝ አንዳንዴ ለቅዝቃዜያቸውም ሆነ ሞቃት ሆነ ሰዓት ስለሚያስፈልጉ ለነዛ ነገሮች እሰበስባለሁኝ። እንደውም ለልብስ ማጠቢያዎች ለሮቶዎች ከላይ ቁርቁር እንትን እናደርግና ቧንባ እንሰራለትና እንደዛ አድርገን ብዙ ጊዜ የዝናብ ውሃዎችን እሰበስባለሁኝ ለልብስ ማጠቢያ የሚሆን ማለት ነው።

ስራዎችን በቅድም ትከተል ታስቀምጣለህ ብለህ ለጠየከኝ ጥያቄ? አዎ ስራዎችን በቅድም ትከተል አስቀምጣለሁ ምክንያቱም ስራዎችን በቅድም ተከተል አስቀምጠህ እንደ ቅድም ተከትላቸው ካልሰራሐቸው። በጣም ይከብዳሉ ለመስራትም ሞራል አይኖርም ሞቲቬት እንዳያደርጉ በቃ። ጥሩ መነሳሳት እንዲኖር ስራዎችን በቅደም ተከተል አስቀምጠህ መስራት በጣም ጥሩ ነገር እና ለስራ ተነሳሽነት ያለው ስራ የሚኖረው እንደዛ ስለሚሆን ነው።

ሳህኖችን ማጠብ ትወዳለህ ማጠብ ትወዳለህ ብሎ ተጠይቄ ጥያቄ? አዎ ሳህኖችን ማጠብ እወዳለሁ ምክንያቱም ያው እየበላህበትም ምግብ የበላህበትን ነገር ስታጥብ ደስ ይላል። በቃ ሌላ ሰው መጠበቅ የለብህም። ለነዚህ ለቀላል ነገሮች ሌላ ሰው ምንጠብቅ ከሆነ ስንፍናችን እየጨመርን ነው እንጂ የሚሄደው እየቀነሰ አይመጣም። ስለዚህ የበለህባቸውን ሳህኖችን አጥባለሁኝ።